በመስመር ላይ ትማራለህ? ለሚለው ጥያቄ አዎ በመስመር ላይ ብዙ ትምህርቶችን እማራለሁ ምክንያቱም ብዙ ትምህርቶችን የማግኘት እድል ሰፊ እድል አለን። በመስመር ላይ ስንማር እና በመስመር ላይ በመማር በጣም ደስ ይለኛል። በመስመር ላይ አሁን እማራለሁ ብዙ ትምህርቶችን እንደ አስፈላጊነታቸው የሚያስፈልጉኝን ትምህርቶችን በመስመር ላይ ነው። አብዛኛውን ጊዜ የሚማረው እና በመስመር ላይ የትምህርት በማር ጥሩ ነው ብዬ ለሰዎችም እመክራለሁ። ምክንያቱም ከተሞክሮዬ በመስመር ላይ በመማር ብዙ ልምዶችንና ጠቃሚ የሆኑ ትምህርቶችን ማግኘት ስለሚቻል ማለት ነው። ስለዚህ በመስመር ላይ ትማራለህ ወይ ለሚለው ጥያቄ? እንደ አጠቃላይ ነው የመልሰን የሚሆነው በመስመር ላይ እማራለሁ። አዎ ምክንያቱም በመስመር ላይ ስለመማር ማለት ነው።

የምመኘው የእረፍት ጊዜ እኔ በጉጉት የምጠብቀው ያው የማርፍበት ቀን እሁድ ቀን ነው ስለዚህ እሁድ ቀንን እመኘዋለሁ በናፍቆትም እጠብቀዋለሁ ምክንያቱም በቃ ስለማርፍና ከቤተሰቦቼ ጋር ስለማሳልፍ ምንም ካለ ምንም ሀሳብ ከስራዬ እረፍት አድርጌ አድርጌ አርፌ አይምሮዬ ዘና አድርጌ በእረፍት ስለማሳልፍ ሙሉቀንን በመኘዋለሁ በጉጉት እጠብቀዋለሁ እና ከቤተሰቦቼ ጋር ስለማሳልፍ ማለት ነው። ስለዚህ የምትመኘው የእረፍት ጊዜ ምንድነው? ለሚለው ጥያቄ እንደ አጠቃላይ የምመልሰው የኔ መልስ የሚሆነው የምመኘው የእረፍት ጊዜ እሁድ ቀን ነው። ምክንያቱም እሁድ ቀንን ስለምመኘው ማለት ነው

አቧራ ችግር ይፈጥርብሃል ወይ የሚለው ጥያቄ? አዎ አቧራ ችግር ይፈጥርብኛል ምክንያቱም አቧራ በአይኔና በአፍንጫዬ እየገባ ለተለያዩ በሽታዎች ስለሚያስዳርገኝ። አቧራ ችግር ይፈጥርብኛል። እንዲሁም ደግሞ ልብሴንና ሰውነቴን ያቆሽሽብኛል ቆሻሻ ስለሚያመጣ አቧራ ችግር ይፈጥርብኛል። በተለይ ደግሞ በምሰራበት አካባቢ እና በተለያዩ ነገሮች በምንቀሳቀስበት አካባቢ ላይ። አቧራ ችግር ይፈጥርብኛል አቧራ ባይኖር ደስ ይለኛል። ምክንያቱም አቧራ ለስራ ችግር ስለሚፈጥር ስለሚያቆሽሽና እንዲሁም ደግሞ ንጹህ የሆነ አየር መተንፈስ ስለማንችል ማለት ነው። ስለዚህ አቧራ ችግር ይፈጥርብሃል ወይ የሚለው ጥያቄ? እንደ አጠቃላይ ሊመልስ ቢሆነው አዎ ነው። ምክንያቱም አቧራ ችግር ስለሚፈጥርብኝ ማለት ነው

የቅጥር ሂደት እንዴት ነው? ለሚለው ጥያቄ የቅጥር ሂደት እኔ የለኝም ምክንያቱም ያው የግሌ ስራ ስለምሰራ ማለት ነው። የቅጥር ሂደት ከአሁን በፊት ነበረኝ። አሁን ላይ ግን ነገር ምንም አይነት የቅጥር ሂደት የለኝም። ዝም ብዬ ነው የምሰራው ምንም አይነት የቅጥር ሂደት የሞላሁትም ፎርም ሆነ የቅጥር የማንኛውም አይነት ሂደት የለኝም። በእርግጥ አንዳንድ ስራዎች የቅጥር ሂደት ይኖራቸዋል። በምን መልኩ ተቀተረ በዋስትና ነው ወይ ካልዋስትና ነው ወይ በምንድነው? የተቀጠረው የሚለው የተለያየ የቅጥር ሂደት አይነቶች አሉት። እኔ ግን ምንም አይነት የቅጥር ሂደት የለኝም

የምትወደው እንስሳ ምንድነው? የሚለው ጥያቄ የምወደው እንስሳ ውሻ ነው። ውሻ ብዙን ጊዜ ታማኝ ነው እና ለሰው ልጅ ደግሞ በጣም ቅርብ ነው። እና በጣም ለሰው ልጅ ቅርብ ሆነና ታማኝ ሆነ። እንሰሳ በመሆኑ ውሻ በጣም እወዳለሁ እኔ። ውሻ ከዚህ በፊት ነበረኝ። አብሮኝ የኖረ ያው ከረጅም ጊዜ በኋላ በእድሜ ማርጀት በርጅና ምክንያት ህይወቱ አልፏል ሞቷል አሁን ላይ የለም። ግን ያን ውሻ በጣም አስታውሰው በተለያየ ጊዜ የተለያየ ቦታ ሄጀ በምመጣበት ሰዓት። ጓግቶ ይጠብቀኝ ነበር ሲመሽብኝ አብሮኝ ይሸኘኝ ነበር። እና የተባለውን ነገር ታዛዥና ታማኝ ነበር። በቃ በጣም ደስ የሚሉሻ ነው በዛ የተነሳ ነው። ውሻ የተለየ ፍቅር አለኝ በዛ ምክንያት። የምትወደው እንሰሳ ብትሉኝ ውሻ ነው የምለው። እና እንደ አጠቃላይ የምትወደውን እሳ ምንድነው? ለሚለው ጥያቄ እኔ የምወደው እሳ ውሻ ነው። ምክንያቱም ውሻም በጣም ስለምወድ ማለት ነው። ለሰው ልጅ በጣም ቅርብና ታማኝ ነው ከማንኛውም ሰብ ላይ። ለዚህ በዚህ ምክንያት ይወሻል እወዳለሁ ማለት ነው። እና የምወደው እንስሳ ውሻ ነው ማለት ነው